የዛሬ አየር ሁኔታ እንዴት ነው? ለሚለው የዛሬው አየር ሁኔታ ብዙም ቅዝቃዜ የለውም። ጥሩ ነው ሙቀትም የለውም በሁለቱ መካከል ነው። ሙቀትም የለውም ቅዝቃዜም የለውም። ጥሩና ነፋሻማ ደስ የሚል የአየር ሁኔታ ነው የነበረው። እና ስለዚህ የዛሬው አየር ሁኔታ እንዴት ነው ለሚለው ጥያቄ እንደ አጠቃላይ የኔ የመልስ የሚሆነው። የአየር ሁኔታ ጥሩ ነው ነፋሻማም ሞቃታም አይደለም መካከለኛ የሆነ ጥሩ አየር ነው። ምክንያቱም የዛሬው የአየር ሁኔታ ነፋሻማና ሞቃታማም አይደለም ጥሩ የሆነ መካከለኛ የሆነ አየር ንብረት ያለው ጥሩ ተስማሚ አየር ሁኔታ ነው ያለው። እና የዛሬ አየር ሁኔታ እንዴት ነው ለሚለው ጥያቄ እንደ አጠቃላይ የኔ መልስ የሚሆነው። የዛሬው አየር ሁኔታ ጥሩ ነው በጣም ሙቀት የሚለውም ቅዝቃዜ የለውም በሁለቱም መካከል መካከለኛ የሆነ ጥሩ ነፋሻማ የአየር ሁኔታ ነው ያለው ማለት ነው። እና ብዙን ጊዜ እንደዚህ አይነት አየር የሚሆንበት ሰዓት ጥሩ ነው። ዝናብም የለም ሙቀቱም በጣም ከፍተኛ አይደለም። ቅዝቃዜም ከፍተኛ አይደለም። በሁለቱ መካከል የሆነ ተስማሚና ነፋሻማ ቀዝቃዝ ያለ ተስማሚ የሆነ አየር ሁኔታ ነው ያለው። ስለዚህ እንደ አጠቃላይ እኔ መልስ የሚሆነው የዛሬው አየር ሁኔታ እንዴት ነው ለሚለው ጥያቄ? የኔ መልስ የሚሆነው የዛሬው የአየር ሁኔታ። በጣም ጥሩ ነው እና በጣም ነፋሻማም አይደለም ቀዝቃዛም አይደለም በሁለቱም መካከል የሆነ ጥሩ የአየር ሁኔታ ነው የነበረው።

የጨረቃ ብርሃን ትወዳለህ ወይ? ለሚለው ጥያቄ አው የጨረቃ ብርሃን እኔ በጣም እወዳለሁ። የጨረቃ ብርሃን በጣም ደስ የሚል ማለት በጣም ያልበራም ሆኖ መካከለኛ ደስ የሚል ብርሃን ነው የምትሰጠው። እና ያ ብርሃን ሁኔታ የጨረቃ ብርሃን በጣም ደስ ይለኛል። ምክንያቱም የጨረቃ ብርሃን ያው ስለምወድ ማለት ነው። የጨረቃ ብርሃን ትወዳለህ ወደሚለው ጥያቄ? የኔ መልስ የሚሆነው እንደ አጠቃላይ የጨረቃ ብርሃንን እወዳለሁ ነው የሚለው። ምክንያቱም የጨረቃ ብርሃንን ስለምወድ። የጨረቃ ብርሃንን ትወዳለህ ወይ ለሚለው ጥያቄ? የኔ መልስ የሚሆነው የጨረቃ ብርሃንን አዎ እወዳለሁ። ምክንያቱም የጨረቃ ብርሃንን ስለምወድ። የጨረቃ ብርሃን በጣም ደስ ይለኛል እወዳለሁ። ስለዚህ እንደ አጠቃላይ የእኔ መልስ የሚሆነው የጨረቃ ብርሃንን ትወዳለህ ወይ ለሚለው ጥያቄ? የጨረቃ ብርሃንን አዋ እወዳለሁ በጣም እወዳለሁ የሚለው ነው። ምክንያቱም የጨረቃ ብርሃንን ስለምወድ ብርሃኗ በጣም የሚስብና ደስ የሚል ሁኔታ ስላለው ማለት ነው። ስለዚህ የጨረቃ ብርሃንን ትወዳለህ ለሚለው ጥያቄ? የኔ መልስ የሚሆነው እንደ አጠቃላይ የጨረቃ ብርንን ያው እወዳለሁ የሚለው ነው። ምክንያቱም ያው ጨረቃ ብርሃንን ስለምወድ ማለት ነው

ውሳኔ መስጠት እችላለሁ አዎ በምስራውም ስራ ላይ ሁን በተለያየ በግልደውቴም ቢሆን አንድ ነገር ላይ ውሳኔ መስጠት እችላለሁ ምክንያቱም አንድ ሰው ውሳኔ መስጠት ካልቻለ የሚፈልገውን ነገር ማግኘትም ማሳካትም ማድረግም አይችልም። ስለዚህ ውሳኔ መስጠት አለበት። አንድ ሰው እና ውሳኔ መስጠት ትችላለህ ለሚለው ጥያቄ እንደ አጠቃላይ እኔ መልስ የሚሆነው አዎ ውሳኔ መስጠት እችላለሁ ነው። ምክንያቱም ውሳኔ መስጠት ስለምችል ማለት ነው። ውሳኔ መስጠት ካልቻልን ግን ያው የምንፈልገውን ውጤት እና ስኬት ልናገኝ ስለማንችል ውሳኔ መስጠት አለብን። ምክንያቱም በተለያየ በህይወታችንም ሆነ በሚያጋጥመን በስራ ሁኔታ በነገሮች ላይ ውሳኔ መስጠት አለብን። እና በምንሰጠው ውሳኔ ታዲያ በሚመጣው ውጤት መቆጨት የለብንም ያው ውሳኔ መስጠት ግዴታ ስለሆነ። ስለዚህ ውሳኔ መስጠት እችላለሁ ወይ? ለሚለው ጥያቄ እንደ አጠቃላይ እኔ የመልስ የሚሆነው ውሳኔ መስጠት እችላለሁ። ምክንያቱም ያ ውሳኔ መስጠት ስለሚችል ማለት ነው። እና አንድ ሰው ውሳኔ መስጠት አለበት በሚሰራውም ስራ ይሁን በግል ህይወቱም በተለያዩ ነገሮች ላይ በሚያጋጥሙ ነገሮች ላይ። ውሳኔ መስጠት አለበት ውሳኔ መስጠት ካልቻለ። የሚያስፈልገው ቦታ ላይ መድረስ ስለማይችል ውሳኔ መስጠት ግዴታ ነው። ውሳኔ አለመስጠት ደግሞ ከተለያዩ ከሚሰራቸው ስራዎች ላይ ወደኋላ ያስቀሩታል ነገሮችን በትክክል እና በአግባቡ እንዲያካሂድ ስለማያደርጉት አንድ ሰው ውሳኔ መስጠት አለበት ማለት ነው። ስለዚህ ውሳኔ መስጠት ትችላለህ ወይ? ለሚለው ጥያቄ የኔ መልስ የሚሆነው እንደ አጠቃላይ ውሳኔ መስጠት እችላለሁ የሚለው ይሆናል ማለት ነው

በምን? ሰዓት ትነሳለህ ለሚለው ጥያቄ እኔ የምነሳው በጧዋት ነው ማለትም በጧዋት እስከ አንድ ሰዓት ባለው ጊዜ ወይም ደግሞ አንድ ሰዓት ላይ እነሳለሁ። አንድ ሰዓት ተነስቼ ወደ ስራ እሄዳለሁ ከዛ የበለጠ አላረፍድም። ላርፍድ እንኳን ብል ያው ልምዱ ስለሌለኝ እሺ አይለኝም። ስለዚህ በምን ሳዓት ትነሳለህ? ለሚለው ጥያቄ እንደ አጠቃላይ እኔ መልስ እሚሆነው አንድ ሰዓት ነው። ምክንያቱም አንድ ሰዓት ስለምነሳ። አንድ ሰዓት ነው እምነሳው ሁል ጊዜ ጠዋት ጠዋት አንድ ሰዓት መነሳት ስላስለመድኩኝ። ልክ አንድ ሰዓት ሲሞላ እንቅልፌም ይጠፋል። እነሳለሁ ልምዱ ስላለኝ። ልምዱ አለኝ ማለት ነው። አንድ ሰዓት የመነሳት ልምድ አለኝ። ስለዚህ በምን ሰዓት ትነሳለህ? ለሚለው ጥያቄ እንደ አጠቃላይ የኔ መልስ የሚሆነው አንድ ሰዓት ይሆናል። ምክንያቱም አንድ ሰዓት ላይ ስለምነሳ ማለት ነው